ዜናዎችን እኔ የምከታተለው ብዙ ጊዜ ከዩቲዩብ ነው። ብዙን ጊዜ አልፎ አልፎ ያው በቴሌቪዥን። ያው ካሉት የሀገር ውስጥ ሚዲያዎች በቴሌቪዥን አልፎ አልፎ ነው። ብዙም በቲቪ አልጠቀምም ብዙን ጊዜ ከ ዩቲዩብ ነው።

የስራ ልብስ አልለብስም ስራ ስሰራ። የራሴን ልብስ ነው የምለብሰው። ስለዚህ የተለየ አይነት የዩኒፎርም የለኝም።